አቧራ ችግር ይፈጥርብሃል? አዎ አቧራ ችግር ይፈጥርብኛል ለአይኔ ጥሩ አይደለም። ብዙም ጊዜ አባራ ወዳለበት አካባቢ ሲሄድ ወይም ደግሞ በንፋስ አማካኝነት ወደ እኔ ወዳለሁበት አባሯ ሲመጣ አይኔ የመቅላት ችግር ያጋጥመዋል። ያማል። ብዙ ችግር ይዳርገኛል እና ችግር ከሚፈጥሩብኝ ነገሮች አንዱ ነው። ብዙ ነገሮች አሉ አባሯ የሚያስነሱ ያለንበት አካባቢ ምናልባት አስፋልት ካልሆነ በአቧራ የመጠቃት ቻንሱ ሰፊ ነው። እዚህ እንደዛ ሲሆን ጊዜ ይቦናል ለአይናችንም ጥሩ አይደለም። ስለዚህ የኔንም አይን ስለምረብሽ አባሯ ብዙ ጊዜ ለአይኔ ችግር ይፈጥራል። ምን ይሆናል እቃዎች አባራ የምለብሱበት ጊዜ አለ ቤት ውስጥ ያሉት እቃዎች አካባቢ ላይ ያሉት እቃዎች አንዳንድ ጊዜ ምን ይሆናሉ? አባሯ ይስቡና ስና ጸዳ ቤት ውስጥ እነዛን እቃዎች ስንወለውል ወደ አይናችን የመቡነን ነገር አለና ወደ አይናችን ስቦን ችግር ይፈጥራል አይናችንን ያሳምማል። ያ እንዳይሆን ከተፈለገ ዘወትር ማጽዳት መቻል አለብን አካባቢያችንን ቤታችንን እንዲሁም ደግሞ እቃዎቻችንን በደንብ መያዝ መቻል አለብን ማለት ነው። አባሯማ አካባቢ መሄድ አስቸጋሪ ይሆናል። አንዳንዴ እነዛ አባሯዎች ልብሳችን ላይ ሊያርፉ ይችላሉ ጫማችን ላይ ሊያርፉ ይችላሉ። ምናልባት በእጆቻችን የያዝናቸው እቃዎች ካሉ እነዛ ላይ ሊያርፉ ይችላሉ። ያ ደግሞ አካባቢውን የመበከል ወደ ቤት ይዘን መግባት አጋጣሚው ሰፊ እንዲሆን ስለሚያደርግ ሳናስበው አይናችንን ልንነካ እንችላለን አፍንጫችንን ልንነካ እንችላለን አፋችንን ልንነካ እንችላለን በዛ መልኩ ይተላለፍብንና ይሰራጭና ችግር ልፈጥር ይችላል። መጠንቀቅ እጅግ አስፈላጊ ነው ማለት ነው። የአይናችንን እንዳይጎዳ ከፈለግን ምናልባት መነፀር ማድረግ የተሻለ ሊሆን ይችላል አባሯማ የሆኑ አካባቢዎች ላይ ስንሄድ ማለት ነው። አንዳንዴ የአፍ ጭንብል ማድረግ ሊያስፈልገን ይችላል። እነዛ ነገሮች ካደረግን ከአባውሯ ራሳችን የመከላከል አጋጣሚያችን ሰፊ ይሆናል ማለት ነው። ካልሆነ ግን አስቸጋሪ ይሆናል። ስለዚህ አይናችን አፍንጫችን አፋችን እንደዛ እንዳይጎዳ አንዳንዴ ደግሞ ጆሯችንም ላይ ሊሆን ይችላል በዚህ ጊዜ መጠንቀቁ እጅግ አስፈላጊ ነው ማለት ነው። በተጨማሪም ደግሞ ምናልባት ምንሰራበት ስራ ለዛ ሚዳርግ ሊሆን ይችላል። ለምሳሌ እንደ መፈቅፈቅ ያሉ ነገሮችን እንደ መጥረግ ያሉ ነገሮችን እቃዎችን ማጓጓዝ ያለው ነገሮችን መንዳት አባሯማ በሆነ አካባቢ ላይ እንደዚህ አይነት ነገሮች አባሯን በከፍተኛ ሁኔታ የማስነሳት አጋጣሚ አላቸው እና በዚህን ጊዜ መጠንቀቁ እጅግ አስፈላጊ ነው። ሌላው ደግሞ ምናልባት አባሯ የሚያስነሱ ማሽኖች ሊኖሩ ይችላሉ። እና ሌሎች ሌሎች ነገሮችም ሊገጥሙን ይችላሉ። መኪና ሲያልፍ በአካባቢው በፍጥነት እየበረረ ከሆነ አባሯ የማስነሳት አቅሙ እጅ ከፍተኛ ነው ሰፊ ነው ማለት ነው። ያ እንዳይሆን መከላከል እጅግ አስፈላጊ ነው። እንደዚህ አቧራ ሊያስነሱ የሚችሉ ነገሮች ቀድሞ መለየት ያስፈልጋል። ከዛ ነገር ደግሞ ለመራቅ ሌላ እርምጃ መውሰድ ያስፈልጋል። ለምሳሌ የምንሰራው ስራ አባዋሯ የሚያስነሳ ከሆነ አይናችንን አፋችንን ጆሮአችንን አፍንጫችንን የሚሸፍን ነገር ማድረጋችን እጅግ አስፈላጊ ነው። ለምን ጥንቃቄ ካላደረግን በከፍተኛ ሁኔታ ሳናስበው ያንን ነገር ውስጣችንን እናስገባና የጤና መቃወስ ሊያጋጥመን ይችላል ማለት ነው። እዚህ ያንን በእጅጉ ለመከላከል ምርጡ መንገድ መከላከያዎችን መጠቀም ነው። ማለት ነው በአፋችን በአፍንጫችን እነዛን ነገሮች በደንብ መከላከል ያስፈልገናል ማለት ነው። መሸፈን ያስፈልገናል ማለት ነው። ብዙን ጊዜ ቺላ ይባላል ይሄ ደግሞ ዋጋ ያስከፍላል። ሰዎች ችላ ካሉ በህይወታቸው ላይ ከፍተኛ የሆነ ተጽዕኖ ሊያሳድርና ዋጋ ሊያስከፍላቸው ይችላል። ስለዚህ ችላ ማለት ራሳችንን ይጎዳናል። ስለዚህ አንድ ሰው በእነዚህ ነገሮች ታመመ ማለት ለሌሎች ነገሮች የመጋለጡ ኣጋጣሚ ሰፊ ነው። ከፍተኛ ጤና መቃወስ ከገጠመው በትንሽ ነገር መከላከል የምችልበትን ነገር ያጥፍና ከፍተኛ ወጪ የሚጠይቅ ነገር ላይ ሊወድቅ ይችላል ማለት ነው። የአይን ህክምና ቀላል አይደለም። በአባሯ ሚመጣ የሳንባችንም እንደዛው ሊጎዳ ይችላል

የስራ ምግባር ታከብራለህ? አዎ በሚገባ የስራ ምግባር አከብራለሁ። አንደኛው የስራ ምግባር በጊዜ መገኘት ነው እዛ ቦታ ስራ ሰዓትን አክብሮ በቦታው መገኘት ይሄ ስራ ምግባር የሚያመለክት ነገር ነው። ስለዚህ ሰአቴን የሚሻሙ የተለያዩ ነገሮች ቢኖሩም። ለምሳሌ ጠዋት አርፍዶ መነሳት ሊሆን ይችላል ሌሊት አርፍዶ መነሳት መተኛት ሊሆን ይችላል ብዙ ነገሮች ይኖራሉ። የስራ ሰዓት እንዳላከብር ስራ ምግባሬ ላይ ተጽዕኖ የሚያሳድሩ ነገሮች ማለት ነው። ስለዚህ እነዛን ነገሮች ለመከላከል ስል የግድ ታትሬ ለመስራት ጠንክሬ ለመስራት ጥረት አደርጋለሁ። የብዙዎች ይሄ ይከብዳቸዋል። እኔ ግን ይሄን ለማድረግ ጥረት አደርጋለሁ። እንደዚህ በሰአት በጊዜ ለመተኛት ሌሊት በጊዜ እንትን ማለት ያስፈልጋል። መተኛት ጠዋት በጊዜ ለመነሳት አስተዋጽኦ ስለሚያበረክት በጊዜ ለመተኛት የቻልኩትን ሁሉ አደርጋለሁኝ ማለት ነው። አንዳንዴ ደግሞ ምን ያጋጥማል? ስራውንም የማንወደው ከሆነ ለዛ ነገር የመጋለጥ አጋጣሚያችን በጣም ጠባብ ይሆናል። ስራውን የምንወድ ከሆነ ግን ያንን ነገር አሸንፈን ማለፍ እንችላለን። በዚህ ታታሪ መሆን ለስራ ያለንን አክብሮት ስለሚያሳይ በስራ ቦታዬ በጊዜ ለመገኘት የቻልኩትን ሁሉ ጥረት አደርጋለሁ። አንዳንዴ የጤና ሁኔታ አሳሳቢ ሊሆን ይችላል። ቦታ ላለመገኘት ወይም አርፍዶ ለመግባት ምክንያት ሊሆን ይችላል ይሄንን ለመቅረፍ ጥረት አደርጋለሁ። በተቻልኩ መጠን ጤንነትን ለመጠበቅ የተመጣጠነ ምግብ ለመመገብ የአካል ብቃት እንቅስቃሴ ለማድረግ ጥረት አደርጋለሁ። ለምን እነዚህ ነገሮች ሁሉ የስራ ምግባሬን ያዋቅሩታል። ሌላው ደግሞ ለህሊና ስል መስራት ነው። ለምሳሌ አሰሪ ከሌለን ስራውን እንደቀልድ የማይ ከሆነ በጣም ከባድ ይሆንብኛል ማለት ነው ነገሮች ይወሳሰባሉ። ስለዚህ አሰርዬ ኖረም አልልኖረም ስራውን ለራሴ እንደምሰራ በሀቀኝነት መስራቴ እጅግ እጅግ ጠቃሚ ይሆናል ማለት ነው። ካልሆነ ግን አሰሪው ሳይኖር ነገሩን ገሸሽ ማደረግ ከሆነ ታማኝነቴን እያጓደልኩ ነው ማለት ነው። ታማኝነት የተጓደለ ማለት ደግሞ ለራሴ ያለኝ መጀመሪያ ይጓደላል። ቀጥሎ ደግሞ አሰሪዎችን በእኔ አይተማመነውም አለቃዬ በስራዬ ካልተተማመነብኝ ደግሞ ምን አይነት ችግር ሊከሰት እንደሚችል የታወቀ ነው። ስለዚህ ይሄን መቅረፍ ያስፈልጋል። ሌላው ደግሞ መጥፎ ተጽዕኖም አሳድራለሁ። ሌሎች ላይ ማለት ነው ሌሎች ስል የስራ ባልደረቦቼ ላይ እዚህ እኔን ምሳሌ መከተል ሲችሉ በጥሩ ሁኔታ መከተል ሲችሉ ልቀርጻቸው ሲገባ እኔ ለነሱም ማልታመን ከሆነ ወይም ጥሩ ምሳሌ የማልሆን ሰው ከሆነ ነገሮች ይወሳሰባሉ። ያ እንዳይሆን ጥረት አደርጋለሁ በኔ ስንፍና እነሱም ስራቸውን ችላ ማለት የለባቸውም። ድርጅቱን መጎዳት የለበትም አለቃዬ መበሳጨት መቻል የለበትም። ስለዚህ በስራ ቦታዬ ያለኝ ምግባር ምን ያህል ተጽዕኖ ሊያሳድር እንደሚችል በኔም በሌሎችም ላይ ምን ያህል መጥፎም ሆነ በጎ ተጽዕኖ ሊያሳድር እንደሚችል። ግልጽ ነው። በደንብ ስለማውቀው ታታሪ ለመሆን የቻልኩትን ሁሉ ጥረት አደርጋለሁ ማለት ነው። ብዙዎች ግን ይሄን አያደርጉም። ብዙን ጊዜ ካየን በፍርሃት ነው ስራ የሚሰሩት ቅጣት ፈርተው ማለት ነው። ቅጣት ፈርቶ መስራት ለስራ ያለንን ምግባር በጥሩ አይገልጸውም። ሌሎች ደግሞ ምናልባት ለገቢ ብቻ ብሎ የሚሰሩ አሉ። እዚያችን ገቢ ሲያገኙ ይተዋሉ ስራ ይጎዳል ማለት ነው እርግጥ የአጭር ጊዜ ሰዓት ስራዎች አሉ ለረጅም ጊዜ የሚሰሩ ስራዎች አሉ። የስራውም አይነት ምንድነው? የሚለውን ይወስናል። አንዳንዴ ቃላት አጠቃቀማችንም ተጽዕኖ ተጽዕኖ ይኖረዋል። ለምሳሌ እኔ ጋር በምሰራበት ቦታ የሚመጡትን ተስተናጋጆች በክብር የማልይዛቸው ከሆነ ማመናጭቃቸው ከሆነ ምንቃቸው ከሆነ ይጎጃሉ ስራውን ይጠሉታል ማለት ነው። ይሄ ደግሞ በኔ እንዳይተማመኑ ያደርጋል። ድርጅቱም ላይ መጥፎ ጥላ ይሆናል ማለት ነው። ዞሮ ዞሮ ይሄ አሰሪዎች ስር መድረሱ አይቀርም። ያኔ እኔ ከስራ ልባረር ወይ ደግሞ ልቀጣ እችላለሁ ማለት ነው። ያ እንዳይሆን ምግባሬ ማለትም ቃላት አጠቃቀምህ ሰዎች ሲመጡ ሰላምታም የምሰጥበት መንገድ ጉዳያቸውን የማዳምጥበት መንገድ እነዚህ እነዚህ ነገሮች ሁሉ ተደምሮ ተጽዕኖ እንደሚያሳድሩ መገንዘብ መቻል አለብኝ። ይሄን ካደረኩ አለቃዬም ያከብረኛል እነዛ የሚመጡት ደንበኞች ወይም ተስተናጋጆችም በእኔ እምነት ይጥላሉ ደስ ይላቸዋል ጉዳዩን በጊዜ ስለሚያልቅላቸው ለድርጅቱም ትልቅ ክብር ሊያመጣ እንደምችል እገነዘባለሁ

የስራ እድገት እየፈለክ ነው? አዎ የስራ እድገት እየፈለኩ ነው በሚገባ በግል ስራዬም ይሁን ተቀጥሬም ይሁን የምሰራው ግድ ይላል እድገት ማንም የምጠላ የለም። አሁን ያለኝ ገቢዬን እጥፍ ባደርግ ሶስት አራት አምስት አስር እጥፍ ባደርግ አልጠላም። እዚህ ሁሉም ሰው ገቢ ይፈልጋል የተሻለ ነገር የተሻለ ኑሮ መኖር ይፈልጋል። ስለዚህ የስራ እድገትን ይበልጥ ለማቀላጠፍ እነዚህን ነገሮች ጠንክሬ መስራት መቻል አለብኝ ጠንክሬ ለማድረግ መቻል አለብኝ ማለት ነው። ለዚህም ደግሞ ጠንክሮ መስራት መቻል በጣም ትልቅ ቁልፍ አለው። አንድ ሰው እምነት ካልጣለብን የስራ እድገት ሊሰጠን አይችልም። ለምሳሌ የስራ እድገት ማግኘት አንድ ክብር ከበሬታ በሌሎች ዘንድ እንደኖረን ያደርጋል። ሁለት ኑሯችንን በቀላሉ እንድንገፋ ያደርጋል ገቢያችን ያድጋል የስራ እድገት ካገኘን ገቢያችን ከፍ ይላል ያድጋል። እዚህ ገቢ የሚጠላ ደግሞ ማንም የለም እዚህ ይሄን ማድረጋችን በእጅጉ አስፈላጊና እና ጠቃሚ እንደሆነ እገነዘባለሁ ማለት ነው። የስራ እድገት ለማግኘት ምናልባት የስራ ልምድ ሊያስፈልግ ይችላል። ስለዚህ አሁን ባለሁበት ጠንክሬ ካልሰራሁ ልምዱን ካላዳበርኩ እድገት ማድረግ አስቸጋሪ ይሆናል ማለት ነው። ስለዚህ በሌሎች ሰንድም በግልጽ ይታወቃል ይሄ ሰው ምን ያህል ስራውን ይወዳል? ይሄ ሰው ምን ያህል ስራውን ያከብራል? የምለው ነገር ሌሎችም ላይ በግልጽ የሚታይ ነገር ነው እዚህ ይሄንን ማድረግ እጅግ አስፈላጊና ወሳኝ ነገር እንደሆነ እገነዘባለሁ። በመሆኑም በቻልኩት ጊዜ ሁሉ ስራዬን በአግባቡ ለማከናወን በሚገባ መጣሬ እጅግ ወሳኝ እና አስፈላጊ ነው ማለት ነው። ችላ የምል ከሆነ ወይም ደግሞ ዛሬ ነገ ብዬ እያልኩኝ የዛሬውን ስራ ለነገ የማሳድር ከሆነ ሌሎች ይሄን መገንዘባቸው አይቀርም አለቃዬም ይሄን መገንዘቡ አይቀርም። ይሄ ደግሞ ትልቅ ጣጣ ውስጥ ልከተኝ ይላል። እንጂ ይሄን እንደ ማስተዋል ይሄን በመገንዘብ ስራዬን በአግባቡ ለመስራት ሁሌም ጥረት ማድረጌ እጅግ ወሳኝ እንደሆነ ስለምገነዘብ ዘወትር የስራ እድገት ሊያስገኝልኝ በሚችል መንገድ ለስራ እድገት ሊያስገኝልኝ በምችል መንፈስ ስራውን ለመስራት ጥረት አደርጋለሁ። ይሄን ሳደርግ ነው እድገቴ ሊሳካ የምችለው ሊፋጠን የምችለው ማለት ነው። ቁጭ ብዬ ወይም ተኝቼ የስራ እድገት ብመኝ ምንም ለውጥ አይኖረውም ይሄ ማንም ሊያደርግ አይችልም። በሚገባ መስራት ያስፈልጋል ሁሉም ግልጽ በሆነ መልኩ በሚገባ መስራት ያስፈልጋል ማለት ነው። ነገሮች ሳይወሳሰቡ በራሴም ላይ ጫና ሳላ በዛ በሚገባ የታቀደበት በታቀደ መንገድ ለመስራት በፕላን በእቅድ ለመስራት የሁሌም ዝግጁ መሆን ያስፈልጋል ማለት ነው። ቅጣት ፈርተን ብቻ ወይ እንዲሁ ገቢ ስለሚያስገኝልኝ ብቻ ወይም ግድ ስለሆነብን ብቻ የምንሰራው ስራና ከልባችን ወደናው ጥቅም እንደሚያስገኝልን አውቀን ለሌሎች አሳቢነት በሚያሳይ መንገድ ሌሎችን በሚያከብር መንገድ አለቃዬን በሚያስደስት መንገድ አሰርዬን በሚያስደስት መንገድ መስራት በጣም የተለያዩ ነገሮች ናቸው ሁለቱም ማለት ነው። እዚህ ከሁለቱም የተሳካ ለመሆን አንደኛ የመጀመሪያውን መተው የስራ የስንፍና ባህሪን ማስወገድ በጣም አስፈላጊ ነው ታታሪ መሆን እጅግ አስፈላጊ ነው። ጉብዝናን ማዳበር በጣም አስፈላጊ ነው። ስራውን ጠንክሮ መስራት በጅግ አስፈላጊ ነገር እንደሆነ እገነዘባለሁ። ስራ ቢሆን የያዝኩት ስራ እስከሆነ ድረስ ጠንክሮ መስራት እጅግ ወሳኝ አስፈላጊ ይሆናል ማለት ነው። ይሄን ካደረኩኝ በቃ ነገሮች ተሳኩ ማለት ነው። እዚህ ያ እንዳይሆን እና እድገቴ እንዳይጓተት የፈጣን እድገት ማድረግ እንድችል እንድሳካልኝ ከፈለኩኝ ሁል ጊዜ ስራዬ ላይ ታታሪና ጎበዝ መሆን መቻል አለብኝ ማለት ነው። ይሄ ከእኔ የሚጠበቅ ትልቅ ባህሪ ነው። ይሄን አደርጋለሁ ማለት ነው። አንዳንዴ ግን ነገሮች ልወሳሰቡ ይችላሉ ተቀናቃኝ ሊኖር ይችላል ድርጅቱ ሊከስር ይችላል በአንድ ስራተኛ ጥረት ብቻ ድርጅቱ ጣሪያ ላይ ሊወጣ አይችልም ወይም ሊያተርፍ አይችልም። እዚህ ይሄኛውን ታሳቢ ያደረገ ነገር ማድረግ በጣም አስፈላጊ ነው ግምት ውስጥ አንዳንዴ ከራሳችን በምንጠብቀው ነገር ረገድ ሚዛናዊ ካልሆነን ከአቅማችን በላይ ለማድረግ የምንጥር ከሆነ መንገዶች ሊበላሹ ይችላሉ። ይሄን ለማስተካከል ሁሌም አቅማችንን ማወቅ ማንነታችንን መገንዘብ በእጅጉ ወሳኝ እና አስፈላጊ ይሆናል ማለት ነው። ይህ ሲሆን ነው ነገሮች የተሳኩ የሚሆኑት

እንደገና ጥቅም ላይ ማዋል ታደርጋለህ። አዎ ለምሳሌ የተበላሹ ስራዎች እና እቃዎች ካሉ አንዴ ያንን ከተጠቀምኩ በኋላ ከመጣል ይልቅ ተመልሶ ጥቅም ላይ መዋል እንደምችል ከተገነዘብኩኝ ወይም እንደዛ አይነት እቃዎች ከሆነ ተጠቅሞ የሚወረወር አይነት እቃዎች ካልሆኑ ያን ነገር እንደገና ጥቅም ላይ ለማዋል ጥረት አደርጋለሁኝ በደንብ ከታጠቡና በደንብ ከተወለወሉ እነዛ ነገሮች ተመልሶ ጥቅም ላይ ሊውሉ ይችላሉ ለምሳሌ ቆርቆሮዎች የተለያዩ እቃዎችን የምንገዛባቸው ቆርቆሮዎች ተመልሶ ስራ ላይ መዋል ይችላሉ ማለት ነው አንዴ ያን የመጡበት እቃ ካለቀ በኋላ ሁለተኛ እቃ ያንን ነገር ከመጣል ይልቅ ከመወርወር ይልቅ ብታጠብ ቢጸዳ እቃላይ መዋል እችላለሁ ለምሳሌ አንድ ቅባት ምግብ የተገዛበት እቃ ሲያልቅ ለሌላ ነገር መሆን ይችላል። ታጥቦ ይደርቅና እንደ ስኳር የመሳሰሉ ነገሮችን እንደ ቅመማ ቅመም የመሳሰሉ ጨው የመሳሰሉ ነገሮችን ይቀመጡበታል። እዚህ ያንን ድጋሚ ጥቅም ላይ ዋለ ማለት ነው እዚህ እንደዛ ለማድረግ ጥረት አደርጋለሁ ሌላው ደግሞ እንደ ቅቤ ዘይት የመሳሰሉ ነገሮች ከተገዙ በኋላ እነዛ እቃዎች ከመጣል ይልቅ ጠቃሚ ተመልሰው ጥቅም ላይ መዋል የሚችሉበት አቅም ላይ ከሆኑ ጠቀም ልል ሰው ጥቅም ላይ ሊውለሉ ይችላሉ እነዛ ሃይላንዶች ውሃ ለማስቀመጥ ሌሎች ሌሎች ደረቅ ነገሮችን ለማስቀመጥ ይሆናሉ ባልዲ የመሳሰሉ ነገሮች የትንንሽ እቃዎች ከሆኑ የተለያዩ ነገሮችን እንደ ሩዝ የመሳሰሉ እንደ በርበሬ ቅመማ ቅመም የመሳሰሉ ነገሮች ሊቀመጡባቸው ስለሚችሉ ያንን ማድረጉ በጣም ተገቢና ጠቃሚ ነው ብዬ አስባለሁ ወጪ የምትቆጥበው አዲስ እቃ ከመግዛት ያንን መጀመሪያ ላይ ለሌላ ነገር የተገዛውን እቃ መልሶ መጠቀም በጣም አሪፍ እና ተገቢ ነው ብዬ ነው የማስበው። እስከተቻለ ድረስ ማለት ነው አንዳንዶቹ ተጠቅመን ብቻ ልንወረውራቸው እንዲንወረውራቸው ተደርጎ የተሰሩ እቃዎች አሉ የሚቀልጡ እቃዎች አሉ የሚቀደዱ እቃዎች አሉ እዚህ ያንን ምንም ማድረግ አይቻልም ስሪቱም እንደዛ ስላልሆነ ማለት ነው እዚህ ያንን እቃ እንደ እንደ እቃው ምን አይነት እቃ ነው የሚለው ታሳቢ ባደረገው መልኩ እንደ እቃው ነገሮችን መልሶ ማስተካከልም ሆነ ተጠቅሞ መወርወር ይቻላል ማለት ነው ከእኛ የሚጠበቅ ነገር ነው። እኔ በብዙን ጊዜ እንዲህ የማድረግ ልማድ አለኝ። ሌላው ይቀርና የተቀደደ እንኳን ከሆነ ለምሳሌ ባልዲ ከስሩ ቢቀደል ያቺን ክፍት በማድረግ ትንሽ ጉርጓድ ወደ መሬት ቆፍሮ ከዛ በላይ ለአፈር በመጨመር የተለያዩ ተክሎችን መትከል ይቻላል አበባም ሊሆን ይችላል አትክልት ሊሆን ይችላል እነዛ ላይ መትከል ይቻላል ወይ ደግሞ በላዩ ላይ ገመድ ጠምጥሞ በጨርቅ ከስር ደግሞ ሌላ አይነት ላስቲክ ነገር አድርጎ እንደ ጌጥም መጠቀም ይቻላል ማለት ነው እዛ ነገሮች በድጋሚ መጠቀም ይቻላል ማለት ነው እንደ ሃይላንድ የመሳሰሉ ነገሮች ጫፉ ይበሳና ውሃ መጨመሪያ ተደርጎ ሊጠቀም ይችላል ከመወርወር ማለት ነው እንደዛ ማድረግ ጥቅም አለው ይቻላል ማለት ነው። ይሄን ለማድረግ ጥረት አደርጋለሁኝ። ሌላው ደግሞ ለምሳሌ ቤት ውስጥ የተለያዩ ገመድ ነክ ነገሮች ከተጠቀምን በኋላ ከመጣል ይልቅ ጠምጥመን የተለያየ ቅርጽ ሰርተን ለሌላ ነገር መጠቀም የተሻለ ሊሆን ይችላል ማለት ነው ያንን ማድረጉ እጅግ አስፈላጊ ነው። ከዛም ቀለም ቀብተን ሌላ ውበት ለመጨመር እንችላለን እነዛ ነገሮች ላይ ማለት ነው ስታጠቡ ከደረቁ በኋላ ቀለም ስትቀባባቸው መልካቸውም ሆነ የሚሰጡት አገልግሎት ጥንካሬያቸው ይለያል ከበፊቱ ማለት ነው ያንን ማድረጉ የተሻለ ይሆናል ዝም ብለን ወርውረን ከተውነው አካባቢውን ሊበክሉ ይችላሉ ያ ደግሞ ጤናችንን ሊጎዳ ይችላል እንዲሁም ደግሞ መጠቀም እየቻልን ያን ነገር አውጥተን ብንጥል ወይም ብናበላሸው በሱ መጠቀም የምንችለውን ነገር ለመግዛት ሌላ ወጪ ማውጣት ልትጠይቅብን ትችላለህ ይሄ ደግሞ ጥበብ አይደለም ያለውን ነገር አብቋቃቅቶ መጠቀም እየተቻለ ያን ነገር መወርወር ወይም ደግሞ መጣል ሞኝነት ይሆናል ማለት ነው እዚህ ብዙዎች ይሄን ማድረግ ይጠበቅባቸዋል ያላቸውን በአካባቢያቸው ያሉትን ነገሮች አገልግሎት ላይ መዋል የምችሉ ከሆነ ጥቅም ላይ መዋል የምችሉ ከሆነ ያን ነገር ማድረጋቸው እጅግ ወሳኝ እና አስፈላጊ ነው ማለት ነው ልጆችም ይሄን ነገር ቢያደርጉ ወላጆች ይደሰታሉ ወላጆችም ይሄን በማድረግ ለልጆች ምሳሌ መሆን አለባቸው

በቡድን መስራት እወዳለሁ በቡድን መስራት ያለውን ጥቅም በሚገባ ስለማውቅ ማለት ነው። አንደኛ ከሌሎች ጋር የመግባባት ከህሎታችን ከፍ እንድል ያደርጋል። ከሌሎች ከብዙ ሰዎች ጋር የመተባበር አብሯቸው የመስራት እነሱን የማወቅ። ጓደኛ የማፍራት ወዳጅ የማፍራት በችግር ጊዜ የሚደርሱ እንደዚህ አይነት ወዳጆችን ማፍራት እንድችል ስለሚያደርገኝ በአጭሩ ከአዳዲስ ሰዎች ጋር የመተዋወቅ እድል ስለሚከፍትልኝ። በቡድን መስራት በጣም ያስደስተኛል። ሌላው ደግሞ በቡድን ስሰራ ስራው ይቀላጠፋል። ለምሳሌ አንድ ወር መፍጀት የሚችለውን ስራ በሳምንት ወይ በሁለት ሳምንት መስራት ይቻላል ይሄ ማለት አንድ ወር ሙሉ አንድ ሰው ብቻውን ከሚለፋ በየቀኑ እየሄደ በተለያየ ዋጋ እየከፈለ። ከምለፋ እንዲሁም ደግሞ ጤንነቱን ጉልበቱን ከሚጎዳና ከሚያባክን ለትለያዩ አደጋዎችን ብቻውን ሲሆን መጋለጡ ስለማይቀር ያን ነገር ይቀርፋል ማለት ነው። በቡድን ስኮን ግን አንደኛ ጊዜ ያፋጥናል እዚህ አስበው ሰላሳ ቀን ብሎ የሚፈጅብንን ስራ በሰባት ቀን ወይ በአስራ አራት ቀን እንደዛ መጨረስ ይሄ በጣም ትልቅ ጥቅም የሚያስገኝ ነገር ነው። ስለዚህ በቡድን መስራት ይሄን ጥቅም ስለሚያስገኝ በቡድን መስራቱን እጅግ በጣም እመክረዋለሁ ማለት ነው። ሁለተኛ በቡድን መስራት አደጋን ይቀንሳል አንድ ሰው ብቻውን መሸከም የሚችለው ነገር በጣም ጥቂት ነው የሚሆነው ማለት ነው። በብዙ ከሆነ ግን ያ ነገር ቀላል ይሆናል ማለት ነው መሸከሙ ስለዚህ አደጋ የመሳሰሉ ነገሮችን ጉልበት ማባከን የመሳሰሉ ነገሮችን የመቀነስ አጋጣሚው በጣም በጣም ሰፊ ነው ማለት ነው። ስለዚህ ማንም የሚጠላ ደግሞ የለም ረጅም ጊዜ የሚወስድበት ስራ በአጭር ጊዜ ቢያልቅለት አንድም ሰው ይሄንን የሚጠላ ሰው የለም። እነዚህ ይሄን ለማድረግ የተቻለንን ሁሉ ጥረት ማድረጉ እጅግ ወሳኝ እና አስፈላጊ እንደሆነ እስማማለሁ ማለት ነው። ፈጣን ስራ እንዲሆንና ራሳችንን ሌሎችንን ከመጉዳት እንድንጠቀም እንድንጠበቅ ይረዳናል። ሌላው ደግሞ አሰሪዎችን በጣም ረካለሁ የምፈልጉት ስራ ቶሎ እንዲያልቅላቸው ነው ማንኛውም አሰሪ ወጪ መቆጠብ ይፈልጋል ጊዜ መቆጠብ ይፈልጋል። ስለዚህ ሁለቱንም ግብ ማሳካት ስችል በጣም ደስ ይለዋል እዚህ ከዚህ አንፃር በጣም ጥሩ ነው ብዬ አስባለሁ። ሌላው ደግሞ በቡድን መስራት የተሻለ ገቢ ያስገኛል ብቻውን አንድ ሰው ሰርቶ አንድ ሺህ ከሚከፈለው እና በቡድን ሰርቶ በ እንደ ፕሮጀክት ያ ነገር ሲሆን ደግሞ ከፍ ይላል ክፍያው ተጨማሪም ገቢም ያገኛል ማለት ነው። ለምን በዛ እኮ ትንሽ ሊሆን ይችላል የሚያገኘው ግን አንዱ ስራ የሚወስድበትን ጊዜ ለሶስት ለአራት ስራ ሊያከፋፍለው ይችላል ማለት ነው። በፍጥነት ስለሚያልቅ እዚህ ከተለያየ አሰሪዎች የተለያየ ገቢ ስለሚያገኝ ያ ከፍ እንድል ያደርጋል ማለት ነው። እዚህ በህብረት በቡድን መስራት ስራ መስራት አንደኛ ገቢ እንዲኖር ያደርጋል ምክንያቱም ስራው ቶሎ ቶሎ ስለሚያልቅ ሌሎች ስራዎችን ይበልጥ እንዲያገኝ ስለሚያደርግ ማለት ነው። ስለምረዳው ከዚህ አንፃር በጣም ይጠቅመዋል ይሄንን መገንዘብ መቻል አለበት ማለት ነው። ሌላኛው ደግሞ የመግባባት ባህሪ ያዳብራል አንድ ሰው ከሌሎች ጋር ተባብሮ መስራት የተለያየ አይነት ሰዎች የተለያየ ባህሪ አላቸው ያንን እንዲገነዘብ ይረዳዋል ማለት ነው። አንዳንድ ቁጡ የሆኑ ሰዎች አሉ ስለዚህ ቁጡ ከሆኑ ሰዎች ጋር እንዴት ነው መስራት የሚቻለለው? የእሱን ባሀሪ እንዴት ነው ማሸነፍ የምችለው እንዴት ነው የምሳካልኝ? የምለውን ነገር እንድገነዘብ ይረዳዋል በእጅጉ ማለት ነው። ይሄንን በደንብ እረዳዋለሁ ስለዚህ አንድ ሰው መልካም ባህሪ ከቁጡ ሰዎች ማዳበር ይችላል ማለት ነው። ሌላኛው ደግሞ በጣም ቀርፋፋ የሆኑ ሰዎች ይኖራሉ ስሰሩ ቀስ ብሎ የሚሰሩ ሰዎች ማለት ነው እዚህ ከእንደዛ አይነት ሰዎች ጋር እንዴት ነው መግባባት የምቻለው እንዴት ነው አብረው መሆን መስራት የሚቻለው? እንዴት ነው ለስኬት መብቃት የሚቻለው የሚለውን ነገር በሚገባ ይገነዘባል። እዚህ ደግሞ እድገቱን ያፋጥናል ስነ ምግባሩ እጅግ ጥሩ እንዲሆን ያደርጋል ማለት ነው። አንዳንድ በጣም ቀርፎ ቀልጣፋ የሆኑ ደግሞ ሰዎች አሉ ፈጣን ያውም ሰዎች ስራ ስሰሩ ማለት ነው ቡድን ውስጥ እዚህ ከዛ ሰውም ታታሪነትን ይማራል እዚህ ታታሪ እንደዛኛው እንደዛው ሰው ታታሪ ለመሆን እሱም ጥሬት ያደርጋል ማለት ነው። በዚህ መልኩ ይሳካለታል። ካልሆነ ግን ብቻውን የምሰራ ከሆነ እነዚህን ሁሉ ባህሪያት ሊያገኝ አይችልም። እነዚህ ብዙ ነገሮችን አመቻቹለት ማለት ነው አጋጣሚውን ፈጠሩለት ማለት ነው። እዚህ እንዲህ ማድረጉ እጅግ አስፈላጊ እና ለአንድ ሰው በጣም ወሳኝ እና ጠቃሚ ነገር እንደሆነ እገነዘባለሁ ማለት ነው። ስለዚህ በህብረት በቡድን መስራት ስራውን የተሳካ ከማድረግም ባሻገር ራሳችንን እንድንቀርጽ ማንነታችንንም በደንብ እንፈትሽ ይረዳናል

የስራ ግምገማ ይደረግልኛል እንደውም በቅርቡ የገጠመኝ ነገር አለ በሰራሁት ስራ ተገምግሜ አድናቆት ተችሮኛል እዚህ ጥሩ ስራ እንደሰራሁ ታታሪ እንደሆንኩ ተነግሮኛል ማለት ነው። እዚህ ስራ ግምገማ አንደኛ በእኔ ላይ የሚደረግብኝ ከሆነ ደስ ይለኛል። የቱ ጋር ነው እየሰነፍኩ ያለሁት የቱ ጋር ነው ታታሪ እየሆንኩ ያለሁት የምለውን እንድፈትሽ ስለሚረዳኝ ማለት ነው። ሰው እኮ ተማሪ እንኳ ሆኖ ይፈተናል አይደለ እዚህ ትምህርት ይገመገማል። እዚህ እኔም ስራዬ ቢገመገም በጣም ጥሩ ነገር ነው ብዬ ነው የማስበው እንደኔ ማለት ነው። ለምን ማስተካከል ያለብኝ የቱ ጋር ነው? ያበላሸሁት የቱ ጋር ነው? በትክክል የሰራሁት ያ ቱ ጋር ነው ማሻሻያ ማድረግ ያለብኝ የቱ ጋር ነው የሚለውን በሚገባ እንድረዳ እንድገነዘብ ስለሚረዳኝ ማለት ነው። ያ ካልሆነ ስራዬ እየተገመገመ ሳይሆን ዝም ተብሎም እየተካሄደ ከሆነ። ጉድለቴን ማወቅ አልችልም ጥንካሬን ማወቅ አልችልም ይሄ ደግሞ በራሴ ላይ ማስተካከያ ማድረግ እንዳልችል እንቅፋት ይሆነኛል ማለት ነው። ስለዚህ የስራ ግምገማ በጣም ቆንጆና ተገቢ ነገር ነው ብዬ ነው እኔም የማምነው ማለት ነው። ለምሳሌ አንድ ሰው ስራው የሚገመገምለት እኔና እና ስራው የማይገመግምለትን ሰው እናወዳድረው ስራው የሚገመግምለት ሰው እንዴት ስራውን በትክክል መስራት እንዳለበት ይረዳ እስከዛሬ ስራ ቆይቷል ከአሁን በኋላ ደግሞ ምን ማስተካከያዎች ማድረግ እንዳለበት በሚገባ ይረዳል። ምን መጨመር እንዳለበት ምን መቀነስ እንዳለበት? ጥፋቱ ምኑ ጋር እንደሆነ ጉብዝናው ምኑ ጋር እንደሆነ? እስከዛሬ የሰሩት ስራዎች ምን ውጤት እንዳስገኙለት እስከዛሬ ደግሞ የከሰረባቸው ነገሮች የትኞቹ እንደሆነ ከሰዎች ዘንድ ጥሩ ምላሽ ያገኙት ነጥቦች የትው እንደሆኑ? መጥፎ ምላሽ ደግሞ ያገኘት የትው እንደሆነኝ እነዚህን ነገሮች ለይተው የሚያውቅ ከሆነ በቀላሉ እድገት ማድረግ ይችላል ማለት ነው። ያ ሰው ነው ራሱን መቅረጽ ራሱን ማስተካከል ይችላል ማለት ነው ራሱን መገምገም ይችላል ማለት ነው። እዚህ ነገሮች አይከብዱትም ማለት ነው ለቀላሉ ማድረግ ይችላል። ስለዚህ ይሄንን ለማድረግ ስለሚረዳ ስራ መገምገም ቆንጆ ነው ማለት ነው። ሌላውም ደግሞ ስራው የማይገመገምለት ሰው ሁሌም ተክክል እንደሆነ ያሰባል። ስለማይነገረው ሁሉም ትክክል እንደሆነ ያን ነገር እየሰራ ያለው ትክክል እንደሆነ ያሰባል ተቀባይነት እንዳገኘህ አድርጎ ነው የሚያስበው ለምን የቱ ጋር ነው ጉድለት ያለብኝ የቱ ጋር ነው ጥንካሬ የሚለውን መለየት አይችልም ማንም ስላልነገረው ማለት ነው። የሚነግረው ስላልቻለ ማለት ነው። ይሄ ደግሞ ምን ያህል አደጋ ሊያስከትልበት እንደሚችል መገንዘብ እንችላለን እዚህ ይሄኛውን በደንብ ማወቅ ይቻላል ማለት ነው። እዚህ እንደዛ ሆኖ ከጊዜ በኋላ በሆነ አጋጣሚ ውድቀቱ ሲነገረው የጎዱት ይመስለዋል። ለምን ትክክል ነኝ ማንም ምክር ምክር ሳይሰጠው ስለቆየ ወይም ማንም ሰገመግመው ያን ሰው ስለቆየ አንድ ቀን መጨረሻ ላይ ሆነህ ስህተት ቢሰራና እምር እምጃ ቢወሰድበት ያ ሰው ምን ያህል ሊሰበር እንደምችል ማወቅ እንችላለን። አሁን ብሎ አንድ ሰው ስል ለመጉዳት ብሎ ያን ነገር ያደረገ ይመስለዋል እዚህ እድገቱ ቀጫጫ ይሆናል ማለት ነው። ምግባሩም የመስተካከል የመቀረጽ ራሴን የመስጠት ባህሪ ያጣል ያሰው ቁጡ ይሆናል ተነጫናጪ ይሆናል በሄደበት ሁሉ ነገሮች አይሳኩም ማለት ነው። የሚገመገመው ሰው ግን ከዛ እንኳን ቢወጣ ለወደፊት ህይወቱ ይጠቅመዋል ሌላ ቦታ ቢሄድ ሌላ አይነት ስራ ውስጥ ቢገባ። እንዴት መስተካከል እንዳለበት አስቸጋሪ ሁኔታዎች ጋር እንዴት መተባበር እንዳለበት ጥሩ አጋጣሚዎች እንዴት መጠቀም እንዳለበት አለማባከን የሚቻለው እንዴት እንደሆነ ሰዎችን በአግባቡ መያዝ የሚቻለው እንዴት እንደሆነ በሚገባ ያ ሰው ይረዳል እዚህ ግልጽ ይሆንለታል ማለት ነው። አያስቸግረውም እዚህ ይሄንን በሚገባ አንድ ሰው መገንዘብ መቻል ይኖርበታል ማለት ነው። ጥሩ ላይሆን ይችላል ላያስደስት ይችላል ወቀሳ ለአንድ ሰው የማያስደስት ነገር ሊሆን ይችላል ያን ማድረግ ከባድ ሊሆንበት ይቺል ይሆናለሁ አንድ ሰው ማለት ነው። ምክንያቱም ብዙዎቻችን የምንወደው ሙገሳን እንጂ ጎበዝ ጥሩ ሰርታለሁ የምለውን እንጂ እንዴት እንዴት ታደርጋለህ ይሄ ልክ አይደለም ይሄን አስተካክል የሚለውን ነገር አንወድም ለሰው ባህሪያችን ማለት ነው። እዚህ ይሄን ማስተካከሉ አንድ ሰው ምናልባት ከባድ ሊሆንበት ይችላል ነገር ግን መታረም እና መስተካከል ያለበት ጉዳይ እንደሆነ በትክክል እገነዘባለሁ እረዳለሁ ማለት ነው። እዚህ ይሄን ማድረግ እጅግ ወሳኝ እና አስፈላጊ ነገር ነው ማለት ነው። ማዳበር አለባቸው እዚህ እኔም ቢሆን ማሰራቸው ሰዎች ካሉ እነዛን ሰዎች መገምገም መቻል አለብኝ ስራቸውን ስራውን ማለት ነው። በተለይ ደንበኞች ጋር ነው ህዝብ የሚሰጥ አገልግሎት ከሆነ የህዝቡን አስተያየት መውሰድ እና ራሳችንን መለስ ብለን መገምገማችን በጣም አስፈላጊና ወሳኝ ነገር ነው።

ስሜቴን በፊቴ ላይ አዎ አዎ ሳዝን ይታወቃል። ስደሰት ይታወቃል እዚህ የሆነ ነገር ሲያስከፋኝ ፊቴ ላይ ያስታውቃል በቃ የሚያፍን አይነት ሰውም ነኝ ግን ብዙን ጊዜ ምን ሆኗል የሰውኝ ብሎ በፊቴ ላይ ይነበባል። የዚህ ስሜትን በፊቴ ላይ ለማሳየት ወይ ደግሞ ጊዜ ምናልባት የሚያስቸግር ካልሆነ ሌሎችንም የሚያስጨንቅ ካልሆነኝ እነሱን ለስቃይ ለህመም የማይዳርግ ከሆነ ነገሮች የማይበላሹ ከሆነ ይሄን ማድረግ በእጅጉ ጥሩ እንደሆነ ይሰማኛል እና ይሄን ለማድረግ ጥረት አደርጋለሁ። ስለዚህ ስሜቴን በፊቴ ላይ ማሳየት ብዙን ጊዜ የሚቀናው አይነት ሰው ነኝ ማለት ነው። በጣም ይታያል። አንድ ሰው ተደስቶ ከሆነ በፊቱ ላይ የሚኖሩት ፈገግታ። እነዛ እነዛ ነገሮች በፊቱ ላይ ይታያሉ እና በዛ ያሳውቃል ያስታውቃል። ተከፍቶም ከሆነ በፊቱ ላይ ይታያል በሚገባ ያዝናል ፊቱ ሽብሽብ ይላል አይኑ ጭፍን ይላል ኮስተር ይላል የመሳሰሉ ነገሮችን እንደዛ ይታያሉ። እና ተበሳጭቶም ከሆነ እንደዛው አንድ ሰው ተናዶ እንደሆነ ፊቱ ላይ ይታያል በእኔ ላይም ይታያል። ሳኮርፍ ፊቴን ጥብብ ስለምል ጭልም ስለምል እነዛ ነገሮች ፊቴ ላይ በሚቀበኝ እፀባረቃለሁ ማለት ነው። በዚህ አማካኝነት ፊቴ ላይ በምንነበው የምንነበው ስሜት ውስጤ ላይ ያለው ምን እንደሆነ በሚገባ ያሳያሉ ማለት ነው። ሰዎች እንደዛ ማድረግ እንዳለባቸውም ይሰማኛል። አንዳንድ ሰው ውስጥ ምን እያሰበ እንደሆነ ከፊቱ መታወቅ ቢቻል ሀሪፍ ነው። ለምን ያንን ሰው ለመርዳት ልንነሳሳ እንችላለን እዚህ እርዳታ እንዲያገኝ በር ይከፍታል ፊቱ ላይ የምንነበበው ስሜት ማለት ነው። አይ ፊቱ ላይ ደግሞ ካልተነበበ የአንድ ሰው ያ የሚደረገው ነገር ፊቱ ላይ ስሜቱ ካልተነበበ። እርዳታ ላያገኙ ይችላሉ እና ያ ግለሰብ ሊጎዳ ይችላል። ነገሮችን በዚህ መልኩ ማየት እና ማስተካከሉ እጅግ ቆንጆ እና አስፈላጊ እንደሆነ ይሰማኛል። ይሄንን ለማድረግ እኔም ጥረት አደርጋለሁ ማለት ነው። ሌላው ደግሞ ስሜታቸውን በፊታቸው ላይ የሚያሳዩ ሰዎች በሌሎች ሰዎች ዘንድ በቀላሉ መታወቅ ይችላሉ ማለት ነው። እዚህ አንድ ሰው ስሜቱን ፊቱ ላይ የማያሳይ ከሆነ ብዙውን ጊዜ ድብቅ እንደሆነ። መጥፎ ነገር ለሰዎች የሚያወጠነጥን የሚያስብ ሰው እንደሆነ እንደዛ እንደዛ ተደርገው ሊታሰብ ይችላል ማለት ነው። ያንን ማቅረፉ እጅግ አስፈላጊ እና ተገቢ ነው ብዬ ነው የማስበው እኔ እንደዚህ ፊቱ ላይ ደግሞ በትክክል ስሜት የሚታይ ከሆነ ሰዎች ለሱ ይጠነቀቃሉ። እንዳይጎዱት ይጠነቀቃሉ። ፊም የት ውስጥ የሚለዋወጥ ውስጡ ላይ ሌላ ተጽ ነገር እንዳይፈጥርበት ለመስተካከል ጥረት ስለሚያደርጉ ሰዎች ይጠነቀቁለታል ማለት ነው። ብዙም ጊዜ እሱን ለመጉዳት ከሚያደርሱ ነገሮች ከጉዳት እሱን ለመጠበቅ ጥረት ይደረጋል። ለምን ፊቱ ላይ በሚነበበው ነገር ማንነቱን ማወቅ ስለተቻለ ማለት ነው። አንዳንዴ ደግሞ ፊቱ ላይ በስሜቱ የማይታይ ከሆነ ያንን ሰው መርዳት ቀላል ላይሆን ይችላል። እሱን መጠጋት ከባድ ሊሆን ይችላል ጥሩ እንኳን ሆኖ ፊቱ ላይ ግን ስሜቱ የማይታይ ከሆነ አስቸጋሪ ይሆንበታል። ነገሮች ከባድ ይሆናል ይወሳሰባሉ ማለት ነው። ያንን ከማድረግ ይቆጠባሉ ሰዎች እዚህን ማድረጋችን በእጅጉ አስፈላጊና ተገቢ ነው ብዬ ነው የማምነው ማለት ነው። ህፃናት እንኳን ፊታቸው ላይ ያሰቡ ያሉት ነገር ይታወቃል በልባቸው ያሉ ነገር ይታወቃል። የራበው ሰው የራበው ህፃን ፊቱ ላይ ምን አይነት ስሜት ይታያል ቢባል እናትየው በደንብ ትረዳለች። አባትየውም በደንብ ይረዳሉ። እኛም ሌሎቻችንን በደንብ እንረዳለን አይተን ማለት ነው። የተከፋ ሰው ፊቱ ላይ ምን ይመስላል ሲባል መንገድ ላይ እየሄደም እንኳን ያለ ሰው ቢሆን ስሜቱ በግልጽ ይታያል። በሚገባ ይገነዘባሉ ማለት ነው ሰዎችን ስሜቱን ይረዳሉ እና ተገቢውን እርዳታ ለማድረግ እንድንነሳሳ ያደርገናል ማለት ነው። ስሜቱ ፊቱ ላይ የማይታይ ከሆነ ግን በምንም አይነት ትሁኔታ ውስጥ ቢሆን አንድ ሰው ውስጡ ያለው ነገር በግልጽ ስለማይታይ አይገነዘቡም ብዙ ሰዎች ማለት ነው። ያ ደግሞ ዞሮ ዞሮ የሚያገኘውን ድጋፍ እና እርዳታ ይቀንስበታል ከሌሎች ዘንዶች ማለት ነው። ምክንያቱም ደብቆታል አልታየም አልተነበበም ፊቱ ላይ አዛኝ የሆነ እንኳን ሰው ቢሆን ሩር የሆነ ሰው እንኳን ቢሆን ያንን ሰው ልንረዳው ልንሳሳ አይችልም። ምክንያቱም እርዳታ እንደሚፈልግ የሚያሳይ ምንም ነገር ስላልተጠቀሰ ወይም ፊቱ ላይ ስላልተነበበ ማለት ነው። እዚህ ይሄን ማድረጉ በእጁ ባስፈላጊ እና ወሳኝ እንደሆነ በሚገባ እገነዘባለሁ ማለት ነው። እና እኔም ብዙን ጊዜ የራስህን ስሜት የራሴን ፍላጎት ፊትህ ላይ በምንነበበው ስሜት ለመግለጽ ጥረት እንደማደርግ ላሳይ እወዳለሁ ማለት ነው። እና ይሄን ማድረገንም በመቀጠል ተጠቅሜያለሁ።

የስራ ጊዜ አብዛኛውን ጊዜ ከቤት ሆኜ መስራትን ነው የምመርጠው። እዚህ የስራ ጊዜ ላይ ሌሎች ነገሮች እንዲሻሙብኝ አልፈልግም። ስራ ስራ ነው ለዛ የመደብኩትን ጊዜ ማንኛውም ነገር ባይሸማብኝ ያኔ ነገር ባላደርግ በጣም ደስተኛ ነኝ እንደኔም ለማድረግ ብዙን ጊዜ እጠነቀቃለሁ ማለት ነው። እንደዚህ። ተገቢውን የአክብሮት የስራ ጊዜን በአግባቡ ለመጠቀም ጥረት አደርጋለሁ። ለምሳሌ ጠዋት ስራ የምሰራ ከሆነ ሌሎች ነገሮችን ላለማድረግ እጠነቀቃለሁ ለምን? የስራ ጊዜን የስራ ሰዓትን ትኩረቴን ነገሮችን እንዲሻሙብኝ ስለማልፈልግ ማለት ነው። ስለዚህ ያንን አጋጣሚ ተጠቅሞ ስራ በደንብ የሰራ ሰው ጊዜውን በአግባቡ መጠቀም ስለቻለ መደሰቱ አይቀርም። መጨረሻ ላይ ስለዚህ ለስራ የምመድበውን ጊዜ። በሚገባ በአግባቡ የሚጠቀም ከሆነ ለስኬት መብቃት አይቀርም። እዚህ ያንን ነገር አደርጋለሁ። እንዴት ነው ይሄንንም የማደርገው አንደኛ ሰዓትን አክብሬ በመስራት ነው። እዚህ ስራ ለስራ የመደብኩትን ሰዓት ሌሎች ነገሮች እንዲሻሙብኝ ባለማድረግ። ለስራ ያለኝን አክብሮት ከፍ አድርጌ መመልከት ይኖርብኛል ማለት ነው። ሁለተኛ ደግሞ ሌሎች የሚረብሹ ነገሮችን ማንሳት ነው ከአካባቢዬ ላይ ትኩረቴን ነው የሚሰርቁ። ስራዬ ላይ እንዳላተኩር ለስራ የመደብኩትን ሰዓት ሊሻሙብኝ የሚችሉ ነገሮችን ከራሴ በማራቅ እነዛ ነገሮችን በማስወገድ። ለስራ ያለኝን አክብሮት አሳያለሁ ማለት ነው። ሌላው ደግሞ የመዝናኛ የመደብኩትን ጊዜ እና የስራ የመደብኩት ጊዜ ባለማዛባት ነው። አንዳንዴ በመዝናናት ረጅም ሰዓት የማሳልፍ ከሆነ የስራ ጊዜን ሊያጣብብብኝ ይችላል። እና ሊሰርቅብኝ ይችላል። ለስራ ማውለውን ጊዜ ከሚሻማብኝ ያን ነገር አለማድረጉ ወይም ደግሞ ለሁለቱም የመደብኩትን ጊዜ መጠበቁ እጅግ ቆንጆና አስፈላጊ ነው። ብዬ ነው የማምነው እና በዚህ መሰረት ስራዬን በአግባቡ ለመስራት ጥረት አደርጋለሁ ማለት ነው። ሌላው ደግሞ ምናልባት ሰው ሊጠራኝ ይችላል ያንን ስራ በምሰራበት ሰዓት። ሰው ሊጠራኝ ይችላል አብረው እንዲሆኑ ወይ ደግሞ ነገር እንድናደርግ አብረን ሰው ሊጠራኝ ይችላል። ስለዚህ ያንን ከማድረግ በደንብ መቆጠብ መቻል ይጠበቅብኛል ማለት ነው። ወይ ስልኬን አላነሳም። ወይ ስልኬን አጠፋለሁ። ወይ ደግሞ እንደማልችል አጠር ባለ መልኩ በመልእክት ልነግረው ላሳውቀው እችላለሁ ማለት ነው። እነዚህን በማድረግ። ለስራ የመደብኩትን ሰዓትን በሚገባ በአግባቡ ለመጠቀም ጥረት አደርጋለሁ ማለት ነው። እንጂ ይሄን ማድረጋችን እጅግ አስፈላጊና ተገቢ ነው ብዬ ነው የማምነውና የማስበው። ሌላው ደግሞ የተሰጠኝን ስራ ወይም ደግሞ ያንን የምሰራውን ስራ በአግባቡ መስራት ነው ዛሬ ነገ ማለት። ባህሪዬን ማስወገድ እዛ አንድ ስራ ተሰጥቶኛል መስራት አለብኝ ዛሬ ከሆነ ዛሬ ነው መጨረስ መቻል አለብኝ። አይ ዛሬ አይደለም። ሌላ ጊዜ ነው ከተባለም ያችኛዋን ሌላኛውን ጊዜ በሚገባ በአግባቡ መጠቀም መቻል። ከእኔ የሚጠበቅ ነገር ነው ማለት ነው ያንን ለማድረግ ሁሌም ጥረት ማድረግ ተገቢና አስፈላጊ ነው ብዬ ነው የማስበው ማለት ነው። ይሄን ከማድረግ በጣም እጠነቀቃለሁኝ አደርጋለሁ ማለት ነው። እዚህ ማሳደር አሁን ዛሬ መስራት የሚገባውን ስራ ለነገ የማሳደር ከሆነ የነገውንም ለከ ነገ ወዲያ ማድረጌ አይቀርም ስለዚህ እድገቴ ይፋጥ ይቀጭጫል ይጓተታል ወደኋላ ይሄዳል ማለት ነው። ያ ደግሞ የኔንም ስሜቴንም ሆነ ገንዘቤን ጭምር ስለሚጎዳው በዛ ላይ ተገቢውን ጥንቃቄ ማድረግ እጅግ አስፈላጊና ወሳኝ እንደሆነ አስባለሁ። ብዙዎች ይሄንን ባለማድረጋቸው እንደሚጎዱም ስለማውቅ ማለት ነው። እዚህ ይሄን ከላይ ለማድረግ ሁሌም መቆጠብ ይጠበቅብናል ማለት ነው። ስራ ተሰጥቶኛል። አምኖ አንድ ሰው ስራ ሰጥቶኛል። ስለዚህ ያንን ጊዜዬን በአግባቡ በመጠቀም እሰራለሁ። ቀን ላይ የሚሰሩ ከሆነ ቀን ላይ ከምሳ እረፍት በኋላም የሚሰሩ ስራዎች ከሆኑ ለምሳ የምወስደውን እረፍት ረጅም ባለማድረግ ወይም ባለማባከን። ለስራ ያለኝን ታማኝነት ወይም ታታሪነት ይበልጥ ማሳየትን እቀጥላለሁ ማለት ነው። ነገሮችን በዚህ መልኩ ማከናወን በጣም አስፈላጊ ሆኖ ስለሚገኝ ማለት ነው ማድረጌን እቀጥላለሁ። ሌላኛው ደግሞ ምሽት ላይ የሚሰሩ ስራዎች ከሆኑ ቀን ላይ በመዝናናት ወይም በተለያየ ነገር የማባክነው ጊዜ የምሽት ሁኔታዬን ሊያዛባው ስለሚችል የቀን የጊዜ አጠቃቀምን በሚገባ በመመርመር ተገቢውን ጥንቃቄ በማድረግ አስፈላጊውን እርምጃ በመውሰድ። ነገሮችን ለማከናወን ጥረት ማድረግ እጅግ አስፈላጊና ተገቢ ይሆናል ማለት ነው። ስለዚህ ቀን ነው የምሰራው። ጠዋት ነው የምሰራው። ቢያንስ ምሽት ላይ ነው የምሰራው የምለውን መለየት እና ዲዛይን መመደብ አስፈላጊ ነው።

ግጭቶችን ማስተካከል አዎ እችላለሁ። ብዙን ጊዜ አለመግባባት በሰዎች መካከል ወይም ግጭት በሰዎች መካከል ሲፈጠር ወደ ከረረ ጥልና ወደ ጥላቻ ያመራል እና ያ ደግሞ በሁለት ሰዎች መካከል ያለውን ግንኙነት በእጅጉ ያሻክረዋል ያበላሸዋል ማለት ነው። ያ እንዳይሆን የተቻለኝን ሁሉ ጥረት በማድረግ ነገሮችን ለማስተካከል ጥረት አደርጋለሁ። እኔና እኔ የኔ በኔ እንኳን ሆኖ ከሌላ ሰው ጋር ግጭት ቢፈጠር ያን ነገር ለማስተካከል ቀዳሚውን እርምጃ መውሰድ ተገቢ ነው ይሆን ተገቢ ይሆናል። አንዳንዴ ሰዎች ግጭት ሲፈጠር ያ ሰው ይቅርታ ይጠይቀኝ ይላሉ መጥቶ ያ ሰው ይቅርታ ይጠይቀኝ ይላሉ ቀድሞ እሱ ይቅርታ ካላለኝ አላደርገውም ይላሉ። እኔ ግን እንደዛ አላደርግም አንድ ሰው ጋር አለመግባባት ቢፈጠር። ያንን ነገር ለመፍታት ቅድሚያውን እወስዳለሁ ማለት ነው። ችግሩን ለመቅረፍ ቅድሚያውን መውሰድ ተገቢ ነው። ምናልባት አንዳንዴ የተበደልኩት እኔ ሊሆን ይችላል። ተገቢውን ይቅርታ መጠየቅ የነበረበት ያ ግለስ ሊሆን ይችላል። ግን እሱ እስኪ እስኪ አናግረኝ ወይ ደግሞ እሱ ወደ እኔ እስኪመጣ ከመጠበቅ ይልቅ ቀድሜ ወደ እሱ በመጠጋት ግጭቶችን ለማስተካከል ጥረት ማድረገው ጥሩ ነው። ለምን ተኮራርፎ የመቆየቱን ጊዜ ያጠባዋል? ለዛም ሰው ያለኝን አክብሮት ያሳያል ለሌላ ጊዜም ማንነቴን በሚገባ ይገልጽልኛል ማለት ነው። ኦ እሱ እኮ እንዲህ ነው። ነገሮች ሲበላሹ እንዲህ እኮ ነው የሚያደርገው። ምናምን ስሜቶችን ይፈጥራል ማለት ነው። እና ምን አይነት ነገር ሊፈጠር ይችላል? ሌሎች እኔን ከማስቀየም እንዲቆጠቡ ያደርጋል ጥሩ በር ይከፍታል ማለት ነው። እነዛ ሰዎች ከእኔ ጋር ያላቸው ግንኙነት የተስተካከለ እንዲሆን በጅጉ ይረዳሉ ማለት ነው። ስለዚህ ያንን ጊዜም ለማድረግ ጥረት በማድረግ ነገሮችን አስተካክላለሁ ማለት ነው። በዚህ መልኩ እና ይሄን ማድረጌ እጅግ አስፈላጊና ጠቃሚ እንደሆነ ይሰማኛል ማለት ነው። ምናልባት ሁለት ሰዎች ተጋጭተውም ከሆነ በተቻለ መጠን ነገሮችን ለማስተካከል ጥረት ማድረጉ ጥሩ ነው። ቀድሜ ነገሮችን እንዲታረቁ ለማድረግ ነገሮችን ለማስተካከል ጥረት አደርጋለሁ። ማን ጋር ነው ጥፋቱ? እንዴት ነው የሚፈታው? የሚለውን ነገር በደንብ ካሰብኩበት በኋላ እነሱን በማያስቀይም መልኩ ነገሮችን ለመፍታት ጥረት አደርጋለሁ። ሁለቱን አንድ ላይ አግኝቶ ማነጋገሩ የተሻለ ይሆናል። መጀመሪያ ግን በሁለት መካከል ያለውን ግጭት በሚገባ ጉዳዩን ቀድሞ ማወቅ ያስፈልጋል። ካልሆነ በማያገባኝ ነገር ገብቶ ነገሮችን ማበላሸት ይሆናል ማለት ነው። እና እንደዛ እንዳይሆን ለሁሉም ተገቢውን እርምጃ መውሰድና ነገሮችን ማስተካከል እንዲችል ነገሮችን ቀድሞ ማየቱ በጣም ቆንጆ ነው። ብዬ ነው የማስበው ጥፋተኛው ማነው? ነገሮችን ይበልጥ ከማወሳሰብ ይልቅ ጉዳዩን ፈተው ሰላም እንዲወርዱ በመካከላቸው ማድረጉ በጣም ቆንጆ ነው። ብዬ ነው ስለምገምት። ስለዚህ ለማንም ሳላዳላ የተፈጠረውን ግጭት እንዲፈታ በማድረግ ነገሮችን ይበልጥ ለመፍታት እና በጊዜ ጉዳዩ ሳይከር ለማስተካከል ጥረት ማድረጉ ቆንጆና ተገቢ ነው። ብዬ ነው የማስበው። እኔ ብዙዎች ተኮራርፎ በሚቆዩበት ሰዓት በመካከላቸው አላስፈላጊ ነገሮች ይፈጠራሉ። እና ያንን ነገሩን ይበልጥ ከማባባስና ቂም በመካከላቸው ይዘው ጉዳዩ ከመክረሩ በፊት ወዳጅነታቸው ከመበላሸቱ በፊት ደርሶ ያን ነገር ማስተካከል መቻል በጣም ትልቅ እርካታ እና ትልቅ ኢፎይታ ያስገኛል ማለት ነው። እና ይሄን ደግሞ ማንም የሚጠላ ሰው የለም። ግጭት ጥሩ አይደለም። በሁለት ሰዎች መካከል ያለውን አንድነት ያበላሻል። ምቀኝነት እንዲፈጠረ ያደርጋል። እነዚህ አለመግባባት ነገሮችን ይበልጥ ያወሳስበዋል ያከራዋል ማለት ነው። እዚህ ይሄን ለመቆጠብ ማስተካከያ ማድረግ እና ነገሮችን ለማስተካከል ቅድሚያ መውሰድ። የአንድ ሰው ተቀዳሚ ተግባር ነው ብዬ ነው የማስበው ማለት ነው። ስለዚህ እንደዛ ከማድረግ መቆጠቡ ቆንጆ እንደሆነ ስለማምን ይሄን ለማድረግ ሁሌም ጥረት አደርጋለሁ። ስለዚህ ነገሮች ሳይወሳሰቡ ቀድሞ ደርሶ ማስተካከል እጅግ አስፈላጊ ነው ብዬ ነው የማምነው። እና እኔም እንደዛ ለማድረግ ብዙም ጊዜ ሞክሬ ተሳክቶልኛል። ሌሎችም ይሄን እንዲያደርጉ በሚገባ አበረታታቸዋለሁ እደግፋቸዋለሁ።

የምትወደው ቁጥር ስንት ነው? በጣም ብዙ ነው የምወደው ቁጥር በጣም ብዙ ነው። አምስት ቁጥር እወዳለሁ ሰባትም እወዳለሁ። ስልክ ቁጥሬንም እወዳለሁ። አዎ እንደ ሁኔታው ይለያያል። ስምንትንም የምወድበት ጊዜ አለ። በተለይ ሙሉ ሙሉ ቁጥሮች ያስደስቱኛል ከጎዶሎ ቁጥር ይልቅ ሙሉ ሙሉ ቁጥሮች ያስደስቱኛል ለምን እንደሆነ አላውቅም የሆነ ደስ የምል ስሜት ስለምፈጥሩብኝ። ሙሉ ሙሉ ቁጥሮችን በጣም የምወድ አይነት ሰው ነኝ። ግማሽ ወይም ጎዶሎ ቁጥር ሲሆን ግን ትንሽ ከባድ ነው። ያስጠላል። ከዛ በዘለለ ግን ሙሉ ቁጥር ሲሆን በጣም አርኪና አስደሳች ስለሚሆን። ሙሉ ቁጥሮችን እወዳለሁ ከሁለት ጀምሮ። ሁለት አራት ስድስት ስምንት አስር አስራ ሁለት እያሉ የሚቀጥሉትን ሙሉ ሙሉ ቁጥሮች በጣም እወዳቸዋለሁ። ጎዶሎ ስሆንና ግማሽ ሰሆን ግን ትንሽ ይከብደኛል። ከፍ ያሉ ቁጥሮችም ትልልቅ ቁጥሮች ያስደስቱኛል። ከገንዘብ ጋር በተያያዘ ሚሊየን እንደዛ ቢሊየን የተባለ ስጠራ በጣም ያስደስተኛል። እዚህ ቁጥር ከአንድ ነገር ጋር ተያይዞ ሲጠቀስ በጣም እወዳለሁ። ቤት ውስጥ ያሉኝ እቃዎችን በቁጥር የተቀመጡ ናቸው። ገንዘቤን በቁጥር የተቀመጠ ነው ማንኛውም ነገሮች በቁጥር አይደለም የሚገለጹት አብዛኛውን ጊዜ ስሌታቸው እንደዛ ስለሆነ ያስደስቱኛል። እነዛ ቁጥሮች ያስደስቱኛል። ከዛ በዘለለ ያለው ነገር ግን ቁጥር ያን ያህል በሰው ልጆች ህይወት ላይ ተጽዕኖ ይኖረዋል ብዬ አላስብም። አንዳንድ ሰው አንዳንድ ቁጥሮችን በጣም ይወድና አንዳንዶችን በጣም ይጠላቸዋል። ከአንዳንድ ከአሁን የሰውነት ከህይወት አካሉ ጋር አያይዞ የሚያዩ ሰዎች አሉ። ቁጥርን እኔ እንደዛ አልመለከትም። እዚህ ቁጥር ቆንጆና ተገቢ ነው ብዬ የማስበው ከአላማ ጋር ሲያያዝ ነው። ከአንድ ነገር ጋር ሲያያዝ ቁጥር ትክክል ነው ብዬ አስባለሁ። ለምሳሌ ስልኬ ላይ አሉ ቁጥሮች ከዚህ እነዛን ልጠላቸው ነው ማለት አይደለም። የህሳብ ቁጥሬ አለ። ያንን እጠላለሁ ማለት አይደለም። የማልወደው እንኳን በመካከላቸው የምወዳቸው እኔ ናቸው ብዬ እንኳን መጥቀስ ቢችል። ሌሎችን እጠላቸዋለሁ ማለት አይደለም። ስለዚህ ላያስደስቱኝ ይችላል ግን ያን ያህል ላያረካኝ ይችላል ሆኖም ግን ቁጥር ቁጥር ነው። ያንን ከማድረግ ወደኋላ አልልም መጠንቀቅ አስፈላጊ ነው ማለት ነው። ብዙን ጊዜ ለማጭበርበርም ይጠቀማሉ ሰዎች ቁጥርን ፊት ለፊት ላይ በጣም ከፍ ያለ ቁጥር አሳይተው ውስጡ ሲገባ ግን ሌላ ነገር ሊሆን ሆኖ ሊታይ ይችላል አንዳንድ የሚገቡ መልእክቶችን በስልኮቻችንም ቁጥር አዛብተው ልጠቅሱ እችላለሁ ጉጉት ከመፍጠር አንፃር ማለት ነው። ይሄን ያህል ሺህ ብር ይሄን ያህል ሚሊየን ብር ተብሎ ተጠቅሶ ነገር ግን ጉዳዩ በጣም ከእውነታው ጋር የማይገናኝ እና የተራራቀ ልሆን ይችላል። እነዛን ነገሮች ለማስተካከል ጥረት ማድረጉ እጅግ ወሳኝ እና ተገቢ ነው ብዬ አስባለሁ። ስለዚህ ተገቢ አይደለም እነዚህን ነገሮች ማድረግ። እነዚህ ቁጥረን ከምን ጋር ማያያዝ ተገቢ ነው። መጣም ቀረም ግድ የማይሰጥ ነገር የለም በህይወታችን ላይ ያን ያህል ተጽዕኖ የማያሳድሩ ነገሮች ከነዛ ጋር ማያያዙ ተገቢ ነው ብዬ ነው የማስበው። ካልሆነ ይወሳሰቡና ነገሮች ብልሽት ሽት ይላሉ ይሄን ከማድረግ መቆጠቡ እጅግ አስፈላጊ ነው ብዬ ነው የማስበው እኔ እንደኔ ማለት ነው። ለምሳሌ ሶስት መቶ ቁጥር ሰሞኑን መምሪያ ያለብኝ ቁጥር ነው። ያ ሶስት መቶ ቁጥር ትልቅ ብር የሚያስገኝልኝ ቁጥር ነው። ከዛ እሱን በደንብ እስክምደርስ እሱን እስከሚሞላ በትክክል ነገሩን ማስኬድ እና መንከባከቡ ጥሩ እና ቆንጆ ነው ብዬ ነው የማስበው። ነገሮች በዛ መንገድ ካልሄዱ ግን ይወሳሰቡና ይበላሻሻሉ። አላማ ከሌለው አንድ ነገር በቁጥር ካልተቀመጠ በዘፈቀደ ይሆናል የሚመራው ማለት ነው። በዘፈቀደ አንድ ነገር ተመራ ማለት ወይም በዛ ፈቀደ አንድ ነገር ሆነ ማለት ደግሞ በጣም ያወሳስበዋል ነገሮችን ማለት ነው እጅግ ውስብስብ ያደርገዋል ነገሮች ተወሳሰቡ ማለት ደግሞ ህይወታችንም እንዲሁ ይወሳሰባል። ቀጥ ያለ መስመር ያለው ነገር ላይኖር ይችላል ማለት ነው። የእድሜ ቁጥር ነው በቁጥር ነው የምንለካው። ሰዓትን በቁጥር ነው የምንለከው ማንኛውም ነገር በቁጥር ነው የምንለከው አይደለም እዚህ እነዛን ነገሮች መገንዘብ መቻላችን የትኛውን ይበልጥ የምንወደው የምለውን ይበልጥ ግልጽ እንዲሆንልን ያደርጋል ማለት ነው። ያ ካልሆነ ግን የግል ትስስር ልክ እንደ አንድ ልዩ ነገር አይተው የግል ትስስር ማድረገው ጥሩ ነው ብዬ አላስብም። እኔ ከእሱ ጋር አለ መጣመር አልፈልግም። እንደለ እዚህ ወሳኝ በሆነ ሰዓት ቁጥሩን መምረጥ ነው ወሳኝ ባልሆነ ሰዓት ግን ቁጥሩን መተው ነው። ምንም

ብዙ የቤት እቃዎችን እጠቀማለሁ። በጣም ብዙ ለምሳሌ ከማብሰል ጋር ተያይዞ ብንወስድ የመጀመሪያው ትልቁ ነገር ድስት ነው። እዚህ አንድ ሰው ደስት ከሌለው የተለያዩ ነገሮችን ሊሰራበት አይችልም። ለምሳሌ ወጥ የመሳሰሉ ነገሮችን የሚሰሩት በድስት ነው። ስለዚህ ድስት የቤት ውስጥ ድስትን መጠቀም እንደ ትልቅ ነገር እቆጥረዋለሁ። እርግጥ ትልቅ አይደለም መካከለኛ ነው ትንሽም አይደለም መካከለኛ እና በቂ የሚባል ነው። እዚህ እሱን በመጠቀም ድስት ወሳኝ ነገር እንደሆነ ስለሚገነዘብ ያንን አደርጋለሁ። ሌላው ደግሞ ከድስት ጋር ተያይዞ መጠቀስ የሚገባው ማንኪያ ነው። ማንኪያ ለማማሰል ይጠቅማል የተለያዩ ነገሮችን ውስጥ ለመጨመር ይጠቅማል። ስለዚህ ማንኪያ አለኝ ቤት ውስጥ እሱን ለመጠቀም ጥረት አደርጋለሁ። ለምሳሌ ውጥ የመሳሰሉ ነገሮች የሚሰሩት በድስት ነው። ስለዚህ ድስት የቤት ውስጥ ድስትን መጠቀም እንድትልቅ ነገር እቆጥረዋለሁ። እርግጥ ትልቅ አይደለም መካከለኛ ነው ትንሽም አይደለም ለመስራት ከምግብ ጋር ተይይዞ ማለት ነው። እሱን ለመመገብ በጣም አስፈላጊና ተገቢ ነው አንዳንድ ነገሮችን እሱን ተጠቅመን ቅርጽ እናወጣለን። ሹካ ተጠቅመን ማለት ነው እዚህ ያንን ለማድረግ ጥረት አደርጋለሁ ማለት ነው። ሹካ ተጠቅሜ አንድ ነገር ሰርቼ ቅርጽ አውጥቼ ምግቤን በደንብ ይበልጥ እንዳጣጥም ስለምረዳኝ ያንን ነገር አደርጋለሁ። ሌላው ደግሞ ምን ሊኖር ይችላል? ማማሲያ እንዴ በደንብ አዎ ማማሲያ ወሳኝ ነው። ልክ እንደ ማንኪያ እንኳን ባይሆን የእንጨት ማማሲያ በጣም ወሳኝ ነው። እዚህ ቤት ውስጥ የተሰራውን ወጥ ማንኛውም ነገር የተቀቀለውን ነገር ለማማሰል እሱ ሊያስፈልግ ይችላል ማለት ነው። ሌላኛው ምጣድ ነው። አንዳንድ በድስት የማይሰሩ ነገሮችን በምጣድ ይሰራሉ ይቆላል። እዚህ ምጣድ ለዛ ግልግሎት ስለሚያገልግል ምጣድ በደንብ እጠቀማለሁ ቤት ውስጥ አለኝ። የሸክላም አለ የብረትም አለ። ሌላው መጥበሻ ነው። አንዳንዴ በምጣድም በድስቲም የማይሰሩ ነገሮችን ደግሞ በመጠበሻ ብቻ የሚሰሩ ነገሮች አሉ። ይቀርጻሉ ለመያዝም ስለማንቀሳቀስ ስለሚመች ማለት ነው። መጣድ ከሆነ ጫፉን ይዞ ለማንቀሳቀስ ትንሽ አስቸጋሪ ይሆናል። ስለዚህ ያንን ለመቅረፍ የግድ መጥበሻ ያስፈልጋል ማለት ነው። ቀለልም ስለሚል ማለት ነው። እጀታ አለው ለመያዝ የሚያመች እጀታ ስላለው መጥበሻ መጠቀሙ ትክክልና ተገቢ ነው ብዬ ነው የማስበው። ሌላው ብርጭቆ ነው። ብርጭቆ ውሃ ለመጠጣት ሌሎች መጠጦችንም ለመጠጣት ስለሚያገለግል። ብርጭቆ እጠቀማለሁ ቤት ውስጥ አለኝ። እዚህ ሰውም ሲመጣ እንግዳም ሲመጣ ውሃ የምቀርበው በብርጭቆ ነው። እና ብርጭቆ ለመጠቀም ትረጥ አደርጋለሁ ስለዚህ ብርጭቆዎች አሉኝ ቤት ውስጥ ማለት ነው። ሌላው ሲኒ ነው። ሲኒ የሻይ ሲኒ ለመጠጣት ሻይ ለመጠጣት በጣም ያገለግላል። በትንሹም መጠን አለ በትልልቅ መጠንም በትንሽ መጠንም አለ። በሁለቱም እነሱን ለመጠቀም ጥረት አደርጋለሁ። እዚህ የሻይ ብርጭቆዎች አሉኝ ማለት ነው። ከሻይ ብርጭቆ ጋር ተያይዞ ደግሞ የሻይ ማንኪያ አለ ስኳር ለመጨመር የሚያገለግል ማለት ነው። ትንሹ ትንንሽ መጠን ያላቸው ማንኪያዎች አሉ ስለዚህ እሱን መጠቀሙ ተገቢ ነው ብዬም ስለማምን የሻይ ማንኪያም አለኝ ማለት ነው። የሻይ ማጣሪያም አለ። እዚህ ሻይ ቅጠል ተጨምሮበት ምናልባት በውስጡም ሊሆን ይችላል ከውጪም ሊሆን ይችላል። ሻይ ቅጠል ተጨምሮበት እሱ መጣራት ካስፈለገ ያንን መጠቀሙ ተገቢ ነው ብዬ ስለማምን የሻይ ማጣሪያ እጠቀማለሁ ማለት ነው። ሌላው ደግሞ የሻይ ማንቆርቆሪያ ነው። የሻይ ማንቆርቆሪያ አለኝ ለሻይ ብቻ የምጠቀመው ትንሿ አለኝ ሌላም ትልልቅ ማጥም ማንቆርቆሪያ አለ። እሱ ደግሞ ትልቅ ስለሆነ ሌሎች ነገሮች ለምሳሌ ውሃ የመሳሰሉ ነገሮችን ለማፍላት ያገለግላል ማለት ነው። እዚህ እሱም አለኝ። ማንቆርቆሪያ እጠቀማለሁ ማለት ነው ጆግ አለ። የውሃ ጆግ አለ እሱን ጆግ ተጠቅሜ ውሃ ለመቅዳት የመጠጥ ውሃም ሆነ የሌሎች ነገር የሚያገለግሉ ውሃዎችን በጆክ ሲሆን የሚቀዳው ደስ ይላል። እዚህ ሰፋም ስለሚል ስለሚይዝ እሱን እጠቀማለሁ። ከምግብ ጋር የተያያዙ የቤት እቃዎቼ ከሞላ ጎደል እነዚህ ናቸው። ሌላው ደግሞ ቤት ውስጥ ከምግብነት ባሻገር ለሌሎች ነገሮች የምንጠቀምባቸው እቃዎች አሉ። ለምሳሌ ባልዲ ባለሃያ ሊትር አለኝ ሁለት አለኝ ስለዚህ እነዛ ባልዲዎች ውሃ ለመያዝ ያገለግላሉ። እዚህ ውሃ ሲጠራቀም ቤት ውስጥ ብሎ ነው እዚህ ያንን ውሃ በስራ ላይ እንትን ለማዋል ውሃ ለመጠቀም ለመቅዳት ለማጠራቀም ስለሚያገለግል ባልዲ አለኝ። ሌላው ደግሞ ሳፋ አለኝ የቤት ውስጥ እቃዎችን ማጠቢያም ሊሆን ይችላል። ልብስን ማጠቢያም ስለሚሆን ትልልቅ ሳፋዎች ቤት ውስጥ አሉኝ እነዚህ ናቸው። ቤት ውስጥ እቃዎቼ

ቅርጫት አለኝ አዎ ቅርጫት ቤት ውስጥ የምጠቀማቸው ቅርጫቶች አሉ። ቅርጫት አለኝ እጠቀማለሁ ቅርጫት ምን ይደረጋል? አንዳንዴ ልብሶች የላስቲክ ቅርጫትም አለ። ከቀርካም የሚሰሩ ቅርጫቶችም አሉ አሁን ለአሁን ላይ ደግሞ እንደ ጌጥም እያገለገለ ነው። ልብሶችን ጨርቃ ጨርቆችን የመሳሰሉ ነገሮችን ሰዎች ያደርጉባቸዋል። ሌላው ደግሞ የአንዳንድ ቆሻሻ መጣያ ቅጫቶችም አሉ። በፌስታል ተሸፍኖ በውስጡ በፌስታል ይሸፈንና እቃ ቆሻሻ የመሳሰሉ ነገሮች ብናኝ ነገሮች ይደረጉበታል። ስለዚህ እሱን ስለምጠቀም እነዚህ አሉኝ ማለት ነው። አንዳንድ ደግሞ እርጥብ ልብሶችን የሚያደርጉባቸው ሰዎችም አሉ በቅርጫት ላይ ማለት ነው። እርጥብ ልብሶችን እዚህ ለ እሱ ላይ ሲሆን ይንጠፋጠፋል ማለት ነው። ለምሳሌ ልብስ ማጠቢያ ማሽን ልብስ ታጥቦ ተጨምቆ እሱ ውስጥ ሲደረግ ስሜት ይፈጥራል። እና ያንን ማከናወን እንዲቻል ማሳካት እንድቻል ቅርጫት መግዛት ተገቢ ነው ብዬ ነው የማምነው ማለት ነው። እዚህ ነገሮች ከሚወሳሰቡ ዝርክርክ ከሚሉ እቃዎች በቅርጫት ማስቀመጡ ተገቢ ነው ብዬ ስለማምን ያንን አደርጋለሁ ማለት ነው። ቅርጫት አለኝ ማለት ነው የምጠቀመው በፊት ብዙ ነበሩ። እንደውም የምስላቸው ሁላ ነበሩ ከመጠቀም አልፎ ከመግዛት አልፎ የተዘጋጀውን ከመግዛት አልፎ በስዕል መልኩ ለማስቀምጣቸው ነበሩ። በፊት በፊት ደግሞ ቀርካሃ እንደ ልብ የሚገኝበት ጊዜ ምን እናደርግ ነበር? ከወንድሜ ጋር ምናምን ከህቶቼ ጋር በመሆን ቅርጫት ለመስራት ጥረት እናደርግ ነበር ከሳር ከተለያዩ ነገሮች ማለት ነው። እንደዛ ሲሆን ለዛ ለዛ እቃ ለቅርጫት እቃ ያለንን ፍቅር ይጨምራል ቁርኝታችን ከፍ ይላል ማለት ነው። በዚህ መልኩ ቅርጫት እቃዎችን ለመጠቀም ጥረት አደርግ ነበር እና እነዚህን ነገሮች በዚህ መልኩ አውቃቸዋለሁ ማለት ነው። በጣም የሚያስገርም መልኩ የቃል መያዝ የሚጠቀሙ ብዙ ሰዎች አሉ በቅርጫት እቃ የሚያጓጉዙ በጣም ብዙ ሰዎች አሉ። እና ያንን ለመጠቀም ጥረት አደርጋለሁኝ እነሱ አይነት ቢሆን ቤቴ በጣም አሪፍ ነው። አበባም የሚያስቀምጡ አሉ አንዳንድ እቃዎችን ከማስቀመጥ ባሻገር አበባም የሚያስቀምጡ አሉ ቅርጫት ውስጥ ማለት ነው። እንደዛም ሚያደርጉ አሉ። ሌላው ከቅርጫት ጋር ተያይዞ የሚነሳው መጠኑ ትልልቅ መጠን ያላቸው ቅርጫቶች አሉ ትንንሽ መጠን ያላቸውም ቅርጫቶች አሉ። እነዛን ቅርጫቶች እንደዚህ የምንጠቀምበት የአገልግሎት አይነት አያይዘን ማየታችን ቆንጆና ተገቢ ነው ብዬ ነው የማምነው ትክክል ነው ብዬ ነው የማስበው ማለት ነው። እዚህ ለምን አገልግሎት ነው ለምን አላማ ነው የምትጠቀመው? ብሎ ቀድሞ መወሰኑ የቅርጫቱን መጠን ትልቀትና አናሳነት ትልቅና ትንሽ መሆኑን ማለት ነው። ይበልጥ ገምግሞ ለምን አላማ ለመጠቀም መወሰን እንዲቻል ሊያደርግ ይችላል ሊያነሳሳ ይችላል። ስለዚህ ያንን ግንዛቤ ውስጥ ግምት ውስጥ ማስገባቱ በእጅጉ አስፈላጊና ትክክል ነው ብዬ ነው የማምነው ማለት ነው። ስለዚህ በኋላ ላይ ስራችን ትልቅ ሆኖ ግን የገዛነው ትንሽ ቅርጫት ከሆነ ነገሮች ይወሳሰባሉ ማለት ነው። እንዲሁም ደግሞ ቆሻሻ ላመጣል የግድ ትልቅ ቅርጫት መግዛት አይጠበቅብንም። ትንሽ ቅርጫት በቂ ሊሆን ይችላል። ለምን በሱ ውስጥ ፌስታል ተደርጎ ስለሆነ ቁሻሻ የምጣለው እሱን እየገለበጡ ደጋግሞ መጠቀም ስለሚቻል ማለት ነው። አንዴ ደግሞ ቆሻሻው በጣም ብዙ ሆኖ ወይም ሙሉ ቆሻሻ አንድ ክርጫት የሚሞላ ቆሻሻ ሁሉ መጣል ተገቢ የማይሆንበት ጊዜ ወይም ደግሞ እንደዛ የሚያስገድድ ሁኔታ ላይፈጠር ትንሽ ትንሽ የተደረገ ስለሆነ የሚጣለው ማለት ነው። ምናልባት እንደ ድርጅት የመሳሰሉ አካባቢዎች ላይ ቅርጫቶች ከውጪ ሲቀመጡ እንመለከታለን። እና ለምንድነው እንደዛ የሚደረጉት ቆሻሻ እና የመሳሰሉ ነገሮችን ከተጠቀምን በኋላ እዛ ላይ ለመጣል ስለሚመች ነው። ስለዚህ በቀላሉ እዛ ለመወርወር ለማስቀመጥ ይመቻል። እዚህ ያ ማድረግ ካልተቻለ አካባቢው ሊበከልና ነገሮች ሊበለሻሹ ይችላሉ። አንዳንዴ ቆሻሻዎች ዝም ብለን መሬት ላይ ከቀጣለን አዳልጦ ሰውን የመጣል አጋጣሚ አላቸው። ንፋስ ይወስዳቸውና ንጹህ ሆኖ ቦታዎች ላይ ሄደው የማበላሸት ነገር አላቸው። እና አካባቢው ይበከላል መጥፎ ሽታ ይመጣል ነገሮች ይወሳሰባሉ ማለት ነው። ያ እንዳይሆን ለመከላከል ቅርጫት መጠቀሙ በጣም ቆንጆ ስለሆነ እዛ ማድረጋችን እጅግ ተገቢና አስፈላጊ ነው ብዬ ነው የማምነው። እና ከዛ አንፃር መጠኑን ግንዛቤ ውስጥ ያደረገ አንድ ሁለተኛ ደግሞ ለምን አላማ ነው? ይሄንን ቅርጫት የምንገዛው መቼ መቼ ነው የምጠቀመው? ሁሌ እዛ መቀመጥ አለበት የሚሉትን ነገሮች መወሰን ተገቢ ነው። ቅርጫትን ሊያበላሹ የሚችሉ ነገሮች ደግሞ ምንድን ናቸው? እንደ ቅዘቃዜ ማነው እንደ እርጥበት የመሳሰሉ ነገሮች ካሉ እነዛን ማስወገዱ ጥሩ ነው።

ዛሬ የመጀመሪያ ምግቤ በጧት ተነስቼ ምግግብ የመብላት አጋጣሚ አላገኘሁም። ዛሬ አርፈድ ረፈድ አድርጌ ነበር ምግብ ለመብላት: የቻልኩት። እዚህ የመጀመሪያው ምግቤ ዛሬ ላይ የነበረው- ፓስታ ባትክልት ነበረ። በጣም ቆንጆ ነበረ። ፓስታ በአትክልት ጠዋት- ሳይሆን ቀን አካባቢ የምሳ ሰዓት አካባቢ ነበር የመጀመሪያ ጊዜ የበላሁት። ወደ ስድስት ሰዓት ምናምን አካባቢ ያኔ ምግቡን ስበላ መጀመሪያ የበላሁት ፓስታ በአትክልት ነበረ። ለምን በጣም የምወደው ምግብ ነው። ቆንጆ ነው አርኪ ነው።: አጥጋቢ ነው። ከዛ አንፃር- ፓስታ በአትክልት ለመብራት ችያለሁኝ ማለት ነው። የመጀመሪያ መግቤ እሱ ነበረ። ፓስታ ለብቻ መመገብም ቆንጆ ነው። እዚህ ፓስታ ለመስራት መጀመሪያ ውሃ ማፍላት ያስፈልጋል። ውሃው ሲንተከትክ- ፓስታውን ከፔስታል ውስጥ በማውጣት ውሃ ውስጥ መክተት ያስፈልጋል። ከዛ ውሃ ውስጥ ከተከተተ በኋላ ከሶስት አራት ደቂቃ እንደ ፓስታው አይነት- ይወሰናል የሚበስልበት ጊዜ። በጣም ከቆየም ሊጨመላለቅ ይችላል። የሚሟሟ ነገር ስለሆነ ማለት ነው ሊቦካ ይችላል። ስዚህ በጣም በመጠኑ ሰአቱን ጠብቆ ማድረጉ ጥሩ ነው። ያን ያህል ጥሬም ሳይሆን ያን ያህልም በጣም የበሰለም ሳይሆን መጠነኛ ሆኖ እንዲቀጥል ማድረግ ለማድረግ ሲባል- ፓስታን በስርዓቱ ማብሰል በጣም ቆንጆ እና ተገቢ ነው ብዬ ነው የማስበው። እሱ መጠቀማችን እጅግ አስፈላጊ ነው ብዬ ነው የማስበው ማለት ነው። ከዛ እሱ በደንብ ውሃው ተንተክትኮ ለሶስት ለአራት ደቂቃ ለአምስት አንዳንድ ለሰባት ደቂቃ የሚቆዩ አሉ። እዛ እንደዛ ከቆየ በኋላ- ውሃውን ከላዩ ላይ በማጥለል መድፋት ውሃውን ይደፋል። ከዛ ወንፊት አለ። ውሃውን አሳልፎ ፓስታውን የሚያስቀር ወንፊት አለ። እሱ ላይ ማድረግ ያስፈልጋል። ከዛ በስሱ ዘይት በላዩ ላይ ጠብ ሲደረግበት እይያያዝም ማለት ነው እርስ በእርስ። እና ጣዕሙ ለየት ያድርገዋል። እዚህ በደንብ ያልቦካ በጣም ያልበሰለ እርስ በእርስ ያልተጣበቀ ያልተያያዘ- ተገቢ የሆነ በሆነ መጠን የበሰለ ፓስታ እዚህ መልኩ ከተዘጋጀ በኋላ አሁን ወደ አትክልቱ- ወደ አትክልት ወደ መስራት ይኬዳል ማለት ነው። ለዚህ ምን አይነት አትክልቶችን ነው የምጠቀመው ከፓስታ ጋር ተያይዞ አንደኛ ጥቅል ጎመን ነው። ነጩ ጎመን ማለት ነው። የፈረንጅ ጎመን ይባላል ብዙን ጊዜ። እሱን ከዛ እሱን በደንብ መክተፍ ያስፈልጋል። ከዛ ደግሞ ሽንኩርትም እንደዛው ይከተፋል በደንብ ማለት ነው። ሺንኩርት ተልጦ በስሱ ከተከተፈ በኋላ በደንብ ሳይደቅ ጎረድ ጎረድ ተደርጎ ላትክልት ስለሆነ ማለት ነው። ያው ያን ያህል ወፋፍራም መሆንም የለበትም። ግን በመጠነኛ መልኩ አድቅቆ መክተፍ ያስፈልጋል። ከዛ ደግሞ እሱን ምን ማድረግ ያስፈልጋል እሱን ከጨረስን በኋላ ነጭ ሽንኩርትም እንደ አስፈላጊነትም የሚጨምር ነገር ማድረግ ያስፈልጋል ማለት ነው። ሌላው ከአትክልት ጋር የምትጨምረው ካሮት ነው ካሮት በደንብ- ተፈቅፍቆ ከታጠበ በኋላ ተፈቅፍቆ ማለት ነው። ከዛ በደንብ ይከተፍና አትክልቱ ላይ ይደረጋል ማለት ነው። ከዛ ሽንኩር ተደርጎበት በደንብ ይቁላላል። ዘይት ይደረግበታል። እነዚህ ነገሮች ከተደረጉ በኋላ- በተዘጋጀው ፓስታ ላይ መጨመር እና- መመገብ ያስፈልጋል ማለት ነው። እዚህ ላይ በደንብ የሚጨምረው ሞቅ እንድል እኔ ስለሚመቸኝ ዘይት ስጨምርበት በደንብ ዘይቱ ደመቅ ሲል ደስ ይለኛል። ከዛ ደግሞ ጨውም ሞቅ ሲል አሪፍ ነው። ጨው በጣም ካነዘሰ በጣም ከባድ ነው የሚሆነው ማለት ነው። እንዴ እኔ ጣዕሙ አይዋጥልኝም ጨው ያነሰው ምግብ። ስዚህ ጨው በደንብ ሞቅ ማድረግ ያስፈልጋል ማለት ነው። ጨው ሞቅ ከተደረገ በኋላ ከፓስታው ጋር በደንብ ይዋሃድና አንድ ላይ ተሰርቶ ተጠብሶ ይቀርባል ማለት ነው። በሳን ይቀርባል እንጂ ፓስታ- መልኩ እንገባለን። ባዶውንም መገብ ይቻላል። እኔ ግን የምመርጠው በእንጀራ ነው። ከእንጀራ ጋር ሲሆን በጣም የተለየ ጣዕም ልዩ ጣዕም ይፈጥራል ማለት ነው። በዳቦም የሚበሉ አሉ። በዳቦ መብላት ግን ያን ያህል ለእኔ ስሜት አይሰጠኝም። ጣዕሙ ምኑ ምኑም ስለሚያበላሽብኝ እንደዛ ማድረጉ ተገቢ ነው ብዬ አላስብም። ወይ ደግሞ እኔ ምርልጫ አይደለም። ፓስታ በአትክልት ሆኖ በዳቦ እያጣበቁ መመገብ ለኔ ትገቢ ነው ብዬ አላስብም። ከዛ- እሱን ከበላሁ በኋላ ያደረኩት ነገር ሻይ መጠጣት ነበረ። ትኩስ ነገር መብላት እና- በሱ ላይ ደግሞ ሻይ መጨመር በጣም ደስ ይለኛል ማለት ነው። ከዚህ አንፃር- መጀመሪያ ምግቤ ፓስታ ባትክልት በእንጀራ ነበር የበላሁት። ከዛ- ሻይ ጠጣሁበት ማለት ነው በላዩ ላይ። ከዛ በኋላም የበላሁት ምግብ ይሄንኑ ነበር የሚያስታውሰኝ። እና እንደዛ ነበር ላደርግ የቻልኩት ስለዚህ ጤንነት የተስተካከለ እንዲሆን አትክልት ነገሮችን መመገብ ጥሩ ነው። አትክልት ደግሞ ከተለያዩ ነገሮች ጋር ሲዋሃድ: ልዩ ጣዕም ይፈጥራል። ስዚህ ልዩ ጣዕም ሲፈጥር ደግሞ አፕታይታችን የመመገብ የምግብ ፍላጎታችን ከፍ ይላል። የምግብ ፍላጎታችን ከፍ ሲል በደንብ እንበላለን። በደንብ ስንበላ ደግሞ ጤንነታችንን የተስተካከለ ይሆናል። ጤንነታችን መስተካከሉ ደግሞ- ሰውነታችን የተስተካከለ እንዲሆንና ተገቢውን ጠናማ የሆነ ህይወት መምራት እንድንችል በእጅጉ ስለሚያግዘን እንደዛ አደርጋለሁ። እና የዛሬው ምርጫ ይሄ ነበር። ስዚህ ሌላ ጊዜም ነገም ይሄንን ልደግመው እንደምችል ይሰማኛል።